"ዳቦ ማብሰል ትወዳለህ?" ሳይሆን "ዳቦ መጋገር ትወዳለህ?" በሚለው ትክክለኛ አረፍተ ነገር ወይም ጥያቄ ማስተካከል ትችላለህ። ምክንያቱም ያው "ዳቦ መጋገር ትችላለህ ወይ?" ነው ትክክለኛው ጥያቄ የኔ መልስ ደግሞ የሚሆነው አዎ ዳቦ መጋገር እችላለሁ ወይም ዳቦ ማብሰል እችላለሁ ይሆናል። ያው ዳቦ የተለያየ የዳቦ አይነት አለ። እኛ ሀገር በተምስ ዳቦ በተለያየ መንገድ ነው የሚጋገረው። የዳቦ ስሞች ልዘርዝርልህ፤ ዳቦ የመጀመሪያው ለበአል ምናምን የሚጋገረው ዳቦ ምን ይባላል መሰለህ ድፉ ዳቦ ይባላል። ድፉ ዳቦ ማለት ከስንዴ እና ከደቂቃ አንድ ላይ ተደርጎ መጀመሪያ ዳቦ በባህላዊ እርሾ ይበጠበጥና ከዛ በኋላ ዱቄቱ ከተበጠበጠ በኋላ በትንሽዬዋ ይበጠበጣል። ከዛ ከተበጠበጠ በኋላ ሲቦካ ጠብቀን የምንፈልገውን የዱቄት መጠን አድርገን ቅመም ጨምረን ቅማም አቅመሞቹ ድንብላል ጥቁር አዝሙድ ነጭ አዝሙድ እንደገና ደግሞ ቀረፋ ይገባበትና ይቦካል ያዳቦ። ከዛ በኋላ ከተወካ በኋላ ከአንድ ከሁለት ሰዓት በኋላ ምን ይደረጋል በገበር ምጣድ ይጋገራል። በገበር ምጣድ የሚጋገረው በባህላዊ መንገድ በኩበት ተደርጎ ኩበት አድርገን ያንን ኩበት ከላይና ከታች እናነድና ከዛ በኋላ እንጋግራለን። ይሄ ለባህል የሚጋጋር ዳቦ ነው፤ ወይም ስሙ ደግሞ ድፎ ዳቦ ይባላል ድፎ ዳቦ ይባላል። ከዛ በኋላ ሌላኛው ደግሞ ጥብኛ ይባላል። ጥብኛ ማለት ደግሞ ያ ድፎ ዳቦ ለባል በጣም ትልቅ ስለሆነ በዓል ሲኖር፣ ለገና፣ ለፋሲካ ምናምን የሚጋገር ዳቦ ነው። ሌላኛው ዳቦ ደግሞ ሁሌ ለቁርስ ለቁርስ የሚጋገር ሽልጦ ወይም ደግሞ ድፎ ዳቦ ይ ጥብኛ ይባላል። ጥብኛ ማለት በትንሽ በትንንሹ ተደርጋ የምትጋገር ዳቦ ናት። ይሄ ደግሞ ሁል ጊዜ ለልጆች ቁርስ ምናምን የምንጠቀማት የዳቦ አይነት ስትሆን፤ እሷ ደግሞ ሽልጦ ትባላለች። ሌላኛው ቃተኛ ነው። ቃተኛው ከእንጀራ ከእንጀራ ከጤፍ የሚሰራ የዳቦ አይነት ነው። እሱ ደግሞ ምንድነው የሚደረገው በስሱ ይጋገርና በስሱ ተጋግሮ ከዛ በኋላ እንትን ሳይል በጣም ሳይደርቅ በጣም ሳይደርቅ ምን ይደረጋል ቅቤ ተቀብቶ የሚበላ ነው። ቅቤ ተቀብቶ ከላዩ ላይ ቅቤና በርበሬ ትቀባና ከዛ የምትበላው የዳቦ አይነት ቃተኛ ይባላል። ሌላኛው የዳቦ አይነት ደግሞ የሚገርምህ ምን መሰለህ እንትን ነው የ አነባበሮ። አነባበሮ እሱም ሌላ የዳቦ አይነት ነው። ይሄ እሱን ደግሞ እንትን የምንለው ግንቦት ልደታ ሲሆን ለልደታ ለልደታ ጊዜ ነው ብዙ ጊዜ የሚጋገረው። እሱ ደግሞ የሚሆነው ምን እንደሆነ ታውቃለህ? እሱ በጤፍ ዱቄት በጥቁር ጤፍ ዱቄት ነው የሚሰራው። የጥፍር የ የጥቁር ጤፍ ዱቄት ሳይ በጣም ሳይቦካ ገና ምን ልበልህ ማር ማር ምናምን ሲል አፍለኛ ሆኖ ማለት ነው ከዛ በኋላ እሱን አፍለኛውን በቀጭኑ ይደረግና ይጋገራል። ሲጋገር አይን አይን ያወጣልና ከዛ በኋላ አይን ያወጣውን እሱ ላይ እየደራረብን ቂጣውን ወይም ደግሞ የተጋገረውን እንጀራ ልክ እንደ ኬክ እየተደራረበ እየተደራረበ እየተደራረበ አንዱ በአንዱ ላይ እየተደረበ ይጋገርና ከላይ ምን ይቀባል መሰለህ? እንትን ይቀባል እንትን ይቀባዋል ምንድነው መሰለህ? ቅቤና በርበሬ በደንብ ተደርጎ ከተቀባ በኋላ ከዛ እሱን እሱን እንበላለን ማለት ነው። ስለዚህ አየህ የኛ ሀገር የዳቦ አይነት በጣም ብዙ ነው። ስለዚህ እነዚህ እነዚህን ነገሮች እያደረገ እንትን እንላለን። ስለዚህ "ዳቦ መጋገር ታውቃለህ ወይም መስራት ታውቃለህ?" ብለህ ለጠየቅከኝ ጥያቄ፣ በጣም ብዙ የዳቦ አይነቶች አሉን፤ የገብስ ዳቦ፣ የስንዴ ዳቦ፣ የጤፍ ዳቦ እና የመሳሰሉት ዳቦ አሉን። ስለዚህ እነዚህን ሁሉ ዳቦ ደግሞ መጋገር እችላለሁ ወይም ማብሰል እችላለሁ።

አዎ “ስጦታ መስጠት ትወዳለህ?” ብለህ ለጠየቅከኝ ጥያቄ፣ አዎ፣ ስጦታ መስጠት እወዳለሁ። ሲሰጠኝም በጣም ደስ ይለኛል፣ በመሰረቱ እና ስጦታ ያው ብዙ ሰውን የሚያስደስተው ነገር ነው። ነገሩ ስጦታው ከልብ ከሆነ እና ማለት፣ የሚሰጠው ስሜት ምን ያህል ጥሩ እንደሆነ መቼስ ሁላችንም እናውቃለን። እና ስጦታ ስሰጥ ስጦታ መስጠትም እወዳለሁ፤ በመሰረቱ፣ ስፔሻሊ በዋናነት ደግሞ፣ እጄ ላይ የሆነ ነገር ካለ፣ ለሰዎች ስጦታ መስጠት ባይኖረኝም ያለኝን ልብስ ወይም ደግሞ የሆነ እንትን ትርፍ ነገር ካለኝ፣ ለሰዎች መስጠት እወዳለሁ። እና ያ ነገር የሚሰጠው ስሜት ይገርምሃል፤ በጣም ከባድ፣ ትልቅ ማለት ነው፤ ነፍስ እንደገና እንድትታደስ አንተ ሰውነትህን እንድታቅ የሚያረግ ነገር ነው፤ ለሰዎች ስጦታ መስጠት ማለት። ይሄ ዝም ብሎ ማለት በጣም ደስታ ለመፍጠር ምናምን፣ ደግሞ ለመታየት ምናምን የሚደረገው ስጦታን አይደለም፤ እውነት። ደስ የሚል ስጦታ አለ፣ ብቻ አላቅም፤ ሰዎችን የሚያስደስት ማለት፣ በክፍተት የምትሞላበት። አንዳንድ ጊዜ አንተ ስጦታውን እንደ ስጦታ አስበው፣ ነገር ግን የሰዎችን ክፍተት የሚሞላ ሆኖ ታገኘዋለህ፣ እና ያ ነገር በጣም ደስ ይለኛል። ሰዎች በ ለሰዎች ስጦታ ሲሰጡ፣ ሰዎች በክፍተታቸው ሲሞላላቸው፣ ደስታቸው እጥፍ ድርብ ሲሆን ደግሞ ይታየኛል። እና ያ ነገር በጣም ደስ ይለኛል፤ ሰዎች ትንሽም ሆነ ትልቅ ለሰዎች ስጦታ መስጠት ቢለምዱ በጣም ጥሩ ነው። እኔ "ይች ነገር ታንሳለች"፣ "ይች ነገር አትሆንም" ምናምን ብዬ አላስብም፤ ምክንያቱም ይሄ ስጦታ ሰው ጋር ሄዶ የሚሰራውን ነገር ስለማላቅ ነው፤ እና ለሰዎች በብዙ አይነት መንገድ በብር ልትሰጥ ትችላለህ፣ በአይነት ልትሰጥ ትችላለህ። በሚበላ ነገር ልትሰጥ ይሄ ሁሉ ስጦታ ነው። ስጦታ የሚናቅ ነገር አይደለም፤ እንደውም የሀገሬ የሀገሬ ተረትና ምሳሌ ምን ይላል መሰለህ? "የስጦታ፣ የስጦታ ጥርሱ አይታይም" ይላል፤ "በስጦታ የመጣ ጥርሱ አይታይም"፣ "የስጦታ በሬ ጥርሱ አይታይም" ይባላል፣ አይደል? ምንም ሆነ ምንም መቀበል ነው። ያ ስጦታ ላንተ ይጥቀምህ፣ አይጥቀምህ ሳይሆን የሰውየው ሀሳብ ነው የሚታየው፤ ስለዚህ ከጥቅም አንፃር ሳይሆን ደግሞ አንዳንድ ጊዜ ይገርምሃል። የሆነ የምትሰጠው ስጦታ ለዛ ለሰው ምን ያህል ጥቅም እን ስፔሻሊ ደግሞ ዋናነት ደግሞ ከልብ ከሰጠኸው፣ ስጦታውን እግዚአብሔር ደግሞ ለበረከት ያደርገዋል። እዛ ቤት ወስዶ እውነት የክፍተታቸውን ቀዳዳ መድፈኛ ያደርገዋል፤ እና አንተ ብቻ ስጥ! ከዛ በኋላ፣ ከሰጠ በኋላ የሆነ ባይ ዘ ዌይ፣ ስጦታም መስጠት ከእግዚአብሔር የሚበረከት፣ እውነት ለመናገር ከፈጣሪ የሚሰጥ ቸርነት ነው ብዬ ነው እኔ የማስበው። አንተ በልብ የስጦታ፣ የመስጠት ስጦታ ከሌለክ ራሱ ከአምላክ በፍጹም አይሳካልህም! "ነገ እሰጣለሁ"፣ "ዛሬ እሰጣለሁ"፣ "እንዲህ አደርጋለሁ" ያ የምትሰጠው ነገር ሁሉ ሊበሰብስብህ ይችላል፤ እጅህ ላይ ሊበሰብስ ይችላል። ምክንያቱም የስጦታ ስጦታ የለህም፤ አንተ ራሱ ካል ካልሰጠኸው ልክ መስጠት ስትፈልግ፣ ወሰድህ ብቻ መስጠት ነው። ዛሬ እሰጣለሁ"፣ "ነገ እሰጣለሁ" አይባልም። ስለዚህ "የስጦታ በሬ ጥርሱ አይታይም" ማለት ይሄ ነው። ስለዚህ ብዙ ጊዜ ሰዎች ስጦታን እንደ እንደ ጥቅም ሊያዩት ይችላሉ፤ ግን ስጦታ ከልብ የሚሰጥ ለሰዎችን አክብሮት ለመግለጽ የምትሰጠው ነገር ነው እና ስጦታህን በጊዜ መስጠት ነው፤ እና ስጦታ መስጠት ደግሞ እወዳለሁ—ደስ ብሎኝ ነው የምሰጠው። በዛ ምክንያት ነው፤ እና ማንኛውም ሰው ደግሞ ስጦታ ሲሰጥ ከልቡ ቢሰጥ፣ "አነሰች"፣ "ትልቅ ነው" ምናምን ሳይል ቢሰጥ—የሚሰጠውም ሰውዬ ደግሞ ለሱ አክብሮት፣ አድናቆት፣ እውነት ክብር ይሰማዋል። "ወይ ሰውዬ እኮ እንደዚህ አድርጎኝ" ወይ "ይቺ ሴት እኮ እንደዚህ አድርጋልኛለች" ምናምን ይል፤ እና በሰዎች መካከልም ደግሞ ትልቅ ፍቅር እንዲኖር፣ አክብሮት እንድኖር የሚያደርግ ነገር ነው እና ስጦታን የመሰለ ነገር ምንም ነገር የለም! "ለሰዎች ካለክ መስጠት "—ካለክ ላይ ብቻ ሳይሆን፣ ከሌለክ ላይም ቢሆን መስጠት ጥሩ ነገር ነው ብዬ እላለሁ። ሰዎች ስጦታ ስትሰጣቸው የሚሰማቸውን ስሜት በብዙ መንገድ መግለጽ ትችላለህ፤ ደስታ ይሰማቸዋል፤ አንዳንድ ደግሞ ውስጣቸው በጣም በቃ ለዛ ሰው ያለው አክብሮት በጣም ይጨምራል። ስለዚህ በተቻለ መጠን ሰዎች ባላቸው ትንሽ ነገር አካፍለው ለሰዎች ስጦታ ቢሰጡ ጥሩ የሚሆን ይመስለኛል—ለልጆቻቸው፣ ለቤተሰብ፣ እንደገና ደግሞ ለጓደኞቻቸው ምናምን ቢሰጡ